ከዚህ ቀደም ግድ የለሽ ነበርኩ ለምንም ነገር ዴንታ አልነበረኝም ከቅርብ ጊዜ ወዲህ ግን ራሴን ቀይሬያለሁ። በእርግጥ አንድ ሰው ጥሮ ግሮ ያፈራውን ሀብት በአግባቡ አለማያዝ ቂልነት ነው። በተለይ አሁን አሁን የእቃዎች ዋጋ በጣም እየናረ ነው። እናም አንዳንድ እቃዎችን መልሶ መተካት እጅግ አስቸጋሪ እየሆነ መጥቷል

በእድል አላምንም ጠንክሮ በመስራት ግን አምናለሁ። ጠንክሮ መስራት ጥሩ እድል ይፈጥራል። አንዳንድ ሰዎች እድለኛ ናቸው ይባላሉ። ነገር ግን እነዛ ሰዎች ከዛ ደረጃ ላይ ለመድረስ ያለፉበት መንገድ በግልጽ ስለማይታወቅ ነው። በሂደት የለፉበት ነገር ጥሩ አጋጣሚ ሲፈጠር። ለውጡ ይታያል ከዛም እንትና እድለኛ ነው ወይም እንትና እድለኛ ናት ሲባል እንሰማለን

አዎ ውሃ መቅዳት በሚገባ ነው የማውቀው ልጅ እያለው ውሃ የምንቀዳ የነበረው የቀበሌ ውሃ ላይ ነበር እናም ከዛ እስከ ቤት ውሃ መሸከም የዘወትር ተግባሬ ነበር። አሁን አሁን ግን በአብዛኛው ቤት የውሃ መስመር ስለተዘረጋ ውሃ የምሸከመው ውሃ በሚጠፋ ሰሞን ብቻ ነው

አዳዲስ የስራ ግንኙነቶችን አልፈጥርም የምሰራው ስራ ባህሪ ይህንን እንዳደርግ አይጋብዘኝም። አዳዲስ የስራ ግንኙነቶችን መፍጠር ለሽያጭ ባለሙያዎች እጅግ አስፈላጊ ነው። በየቀኑ የብዙ ድርጅቶችን የንግድ ቦታዎችን እንዲሁም የግለሰቦችን በር ማንኳኳት ይጠበቅባቸዋል። ስራውን ለማስቀጠል ኔትወርክ ማስፋት ያስፈልጋል።